መንዳት ትችላለህ ለሚለው ጥያቄ አዎ መንዳት እችላለሁ ነገር ግን ምንድነው እሚነዳው ነገር መኪና ነው እምነዳው? ወይስ ደግሞ የተለያዩ በሶስት እግር ያላቸው ተሽከርካሪዎችን ነው እምነዳው? እሚነዱ ነገሮች ብዙ አይነት ስለሆኑ ምን መንዳት ትችላለህ ለማለት ተፈለጎ ከሆነ? መንዳት እችላለሁ አዎ መንዳት እችላለሁ ሳይክል መንዳት እችላለሁ። መኪና መንዳት እችላለሁ። ሶስት እግር ተሽከርካሪ ግን መንዳት አልችልም ስለዚህ መንዳት ትችላለህ ለሚለው ጥያቄ። ትክክለኛ መልስ ሊሆን የሚችለው? ምንድነው መንዳት የምትችለው ቢሆን የተሻለ መልስ ለመስጠት ይረዳ ነበር። ነገር ግን እዚች ጋር። መንዳት ትችላለህ ስለሚል መንዳት ትችላለህ አዎ እችላለሁ ምን ትችላለህ ሳይክል እችላለሁ መንዳት። ሌላም ነገር መንዳት እችላለሁ ነገር ግን አስረግጦ ጥያቄውን ለመጠየቅ የሚያስችል ትክክለኛ የሆነ የአጠያያቅ ስልት አይደለም። የተከተለው ስለዚህ መንዳት ትችላለህ ለሚለው ጥያቄ አዎ በደፈናው መንዳት እችላለሁ።

ኮምፒውተር መጠቀም እችላለሁ ለተለያዩ ተግባራት ኮምፒውተርን እጠቀማለሁ። ለምሳሌ የግል ስራዬን ለመስራት ኮምፒውተር የሚያስፈልጉ የሚያስፈልግባቸውን ነገሮች ሁሉ። ተጠቅሜ ለመስራት ኮምፒውተር እጠቀማል ይሄም ቤዚክ የሆነ የኮምፒውተር አጠቃቀም እውቀት ስላለኝ እና እንዲሁም በትምህርት የታገዘ ያገኘሁት ነገር ስላለ ኮምፒውተርን መጠቀም እችላለሁ። ስለዚህ ኮምፒውተር በስነ ስርዓት እጠቀማለሁ።